ስራ አስኪያጅ ስራ አስኪያጅ ማለት የሆነ ቢሮ የሚመራ ማለት ነው ዋና ከሁሉም በል ሆነ የሚመራ የሚያዝዝ የሚቆጣጠር ሁሉም ነገር የሚያደርግ ነው። የአንድ ቢሮ ውስጥ ያው የሂሳብ ክፍል ይኖራል። የሌላ ይሄ የጽዳት ክፍልም ይኖራል። ብዙ አይነት ክፍሎች አሉ። አንድ መስሪያ ቤት ውስጥ ሁሉንም ግን በአንድ ጊዜ የሚያዛቸው የሚቆጣጠራቸው ሰው ስራ አስከያጅ ይባላል ዋናው ማለት ነው። ከአሁሉም የበላይ

ደረሰኝ ደረሰኝ ማለት ወረቀት ነው። የሆነ ነገር ስንገዛ ወይም ክፍያ ስንፈዝም ክፍያ ስፈጽም ተቆ የሚቆረጥ ወረቀት ደረሰኝ ይባላል። ደረሰኝ አንዱ ለራሱ ለዛው ለክፍያው እንደፈጸመው ሰው ይሰጣል ማረጋገጫ እንዲሆን ማለት ነው። ሌላኛው ደግሞ ለከፋይው ይቀመጣል። እና ደግሞ ሲማት በቃ ክፍያ ስንፈጽም የሚሰጠን ነገር ነው ደረሰኝ ወይም እቃ ስንገዛም የገዛነውን እቃ ዘርዝር ያሳያል። ስንት ብር እንዳወጣንበት ያንን እቃ ስንገዛ ያሳያል ምንገዛ ከሆነ ይሄ የገዛነውን እቃና ገንዘብ የገዛውን መጠን ያሳየናል። ይሄ ምንድነው ሀገር ጉድለት የምንጠቀም ከሆነ ደግሞ የተጠቀምነውን አገልግሎት እና ያወጣነውን ወጪ ያሳያል። እሱ ደረሰኝ በኋላ

ቀዝቃዛ የሙቀቱን መጠን ማሳያ ነው። ቀዝቃዛ በጣም የሚቀዘቅዝ ነገር ቀዝቃዛ ነው የምንለው የአየር ሁኔታም ሊሆን ይችላል። የአየር ሁኔታም እንዴት ነው? ስንባል ቀዝቃዛ እንላለን በክረምት ላይ አሁን ቀዝቃዛ ነው የአየር ሁኔታው። እና ያ የባአየር ሁኔታ ከሆነ የአየር ሁኔታውን ለማሳየት አሁን ምግብ ምናምን ከሆነ አሁን ፍሪጅ ውስጥ የወጣ ፍሪጅ ውስጥ ገብቶ የወጣ እቃ ቀዝቃዛ ነው ስንነካው የሚቀዘቅዘን ነገር ማለት ነው። ሰውነታችን ቅዝቃዜም የሚሰማን ከሆነ ሰንነካው ወይም ስንኖርበት ያ አካባቢ ቀዝቃዛ ይሆናል ወይም ይባላል ወይም ያ ቦታ ቀዝቃዛ ይባላል። ሙቀቱን መጠን ነው የሚያሳየው በጣም ዝቅተኛ ሙቀት እንዳለ ማለት ነው። ቀዝቃዛ እንደሆነ እንደሚቀዘቅዝ ነው የሚያሳየው። ቀዝቃዛ

ደህና ሁን። ሰው ከስው ተገናኝተን አውርተን ወይም አብረን አሳልፈን ሰዓት ጊዜያችንን ከዛ በኋላ ስንለያይ ደህና ሁን። ደህና ሁን። እንባባላለን። በቃ በሰላም መለያየት ማለት ነው። በሰላም ግባ ማለት ነው። ደህና ሁን በሰላም ያገናኘን በሚቀጥል ጊዜ ማለት ነው። ደህና ሁን ተባብለን ነው የምንለያየው ከሰው ጋር ተገናኝተን ስንለያይ ማለት ነው።

ቅዳ ቅዳ ማለት ውሃ ፈሳሽ የሆነ ነገርን በምን ጨምርልኝ ቅዳልኝ ወይም አሁን ውሃ አፍስስልኝ እንደማለት ነው የሚጠጣ ከሆነ ቅዳ ሲባል የሚጠጣው ብርጭቆ ውስጥ ወይም ኩባያ ውስጥ የምንጠጣውን ነገር ሻይም ሆነ ውሃም ሆነ ወተትም ሆነ ቡናም ሆነ እንቀዳለን የሆነ ሰው እዛ የያዝነው ነገር ውስጥ እንዲሞላለን ስንፈልግ ፈሳሽ የሆነ ነገር ማለት ነው። እንደ ውሃ ወይም ሻይ ወተት ቡና ለዚህ ጁስም ሊሆን ይችላል። ቅዳ እንላለን ጨምርልኝ ማለት ነው።